የአካባቢ ገበያ በጣም ደስ ይላል። ገበያው የሚቀርቡት ነገሮች ባህላዊ ሰው ሁሉ ከቤቱ ይዟቸው የሚያወጣ ነገሮች ገበሬው የሚያወጣቸው ነገሮች በቀላሉ ነገር ለመግዛት ያመቻል እና አካባቢ ገበያ ግርግሩ የገበያ አለቃ ያለው ወከባው የሚገዙት ነገሮች በጣም ደስ ይላል።

የማስታውሰው ልዩ በዓል የቡሄ በዓል ነው። የቡሄ በዓል ጅራፍ ተገምዶ እየተጮኸ። ከዛ ችቦ እየተበራ ቀንም ዱር ላይ። በቀን ዳቦ እየተበላ በዛ ከሰው ጋር ተሰብስቦ ያለው ነገር በጣም የማስታውሰው የቡሄ በዓል።

ጨው አልጫውን ያጣፍጣል ይላል ያልጫውን ማጣፈጫ ጨው ነው። ጨው ያው ወዳለሁ ግን ብዙ የሚለው ያው ከ ኧ መጠን በላይ ከሆነ በሳይንሱ ትምህርት እ ስንማር በሽታ ስለሚያመጣ። ብዛት አላደርግም ግን በልኩ ያለች የሚያጣፍጥ ይበሰበሰን የሚያደርቅ ጨው ነው። ነው ውድ ይላል

የ ሙዚቃ መስጠት መሰንቆን በጣም እጫወታለሁ እችላለሁ። ከበሮንም እንደዛው ሌላ ጊታርና ሳክስፎን እነዚህን አላቃቸውምና። አንዳንዴ ጊዜ በፊት ሙዚቃ ቤት እየሄድኩ እሞክራቸው ነበር። ግን ብዙ ጊዜ የምጠቀመው መሰንቆ ነው።

በቀን ያው ስልክ የምጠቀመው ለአንድ ሰዓት ተኩል ያህል እጠቀማለሁ። በጥቅሉ ሲጀመር ይሄም ማለት ከሴ ከጓደኞቼ ጋር ለማውራት ከምወዳት ከማፈቅራት ልጅ ጋር ለማውራት። በቀን እስከ አንድ ሰዓት ተኩል እጠቀማለሁ እና ብዙ ሰዓት ተጠቃሚ ነኝ ማለት ነው። ይሄን ያህል እጠቀማለው።

መዝገብ አስቀምጧል ያው የህይወት አንድ መረጃ ስለሆነ እና ያለፍንበትን ስራዎችን የህይወት ነገሮችንም ስለሚያሳይ መዝገብ አስቀምጣለሁ የጻፍኳቸው ነገሮች። ነፍስ ካወቅኩ ካወቅኩኝ ጀምሮ ባለሁበት አስቀምጣለሁ እይዛለሁ። በመስሪያ ቤቴም እንደዚሁ የምጽፋቸውን የመሰብሰገና የግብር መዝገቦችን አስቀጣለው

ዶሮ የለኝም ቢኖር ደስ የለኝም ነገር ግን የምኖርበት ቤት የኪራይ ስለሆነ ሶስት በሶስት በጣም ጠባብ ነው እንኳን ለዱሮ ማኖሪያ ለኔም ስለማትበቃ። ያው ዱሮ የለኝም ቢኖር ግን ዶሮ ደስ ያለ እንቁላልም መብላት፣ ዶሮ ታርዶ ስገዋን መብላት። ደግሞ ተኝተህ ሌሊኢት ኩኩ ብሎ ሲቀሳቅስ ድሮ ደስ ይላል።

ልብስ በሳምንት አንድ ቀን አጥባለሁ። በሳምንት አንድ ቀን ሳምንቱን ሙሉ የለበስኳቸውን በሳምንት አንድ ቀን ሁሌ አጥባለሁ። እና ብዙ አላበዛም። ትንሽ ትንሽ ሲጠራቀም ሁለት የሁለት የሶስት ሲቀር የለ ሲበዛ ያው ስለሚሰለቸኝ ማጠብ። ግን በተካፍ ቶሎ ቶሎ ነው ማጥበው።

ሞባይል ዳታ እጠቀማለሁ። ያው ሞባይል ዳታ ወሳኝ ነው። እሱን እጠቀማለሁ። ብር ቢበላም ያው ሞባይል ዳታ እነዚህን ነገሮች ለመስራት ራሱ ሞባይል ዳታ አስፈላጊ ነው። ፓኬጅ በመግዛት ሞባይል ዳታ እጠቀማለሁ። እሱም ደሞ ስማርት ስልክ ስለሆነ የምጠቀመው ሞባይል ዳታ መጠቀም ግዴታ ነው። ሁልጊዜ እጠቀማለሁ።

ዛሬ የመጀመሪያ ምግቤ ምላስ ሰንበር ነበር። ምላስ ሰንበር በጧት ሄጄ ምላስ ሰንበር ገጭ አድርጎ ከዛ አንድ በላዩ ለይ አንድ ጃቦ ተጠጣበት እና የመጀመሪያ ምላስ ሰንበር ምላስ ሰንበር ወሳኝ ነው። ዋጋውም ርካሽ ስለሆነ። ዛሬ የምንችለው በሁለት መቶ ብር ጠግበን ዘጭ ብለን ጠዋት በልተን እስከ ማታ ድረስ ቶሎ ስለዚህ ምላስ ሰንበር መጀመሪያ ነው

የደንበኛ አርካታ አንድ ሰው የሆነ ነገር ተቸግሮ ወይም ደግሞ የምታየው የሆነ ነገር እንዲደረግለት ፈልጎ። እሱ ከሚፈልገው በላይ ሆነህ። አስደስተው ፈገግ እያልክ እየሳቅክ እያጫወትህ እንደሚገባው አድርገህ ስታስተናግደው ደስ ይለዋል። መርቆ ልጄ ያሳድግህ ትንሽ እንኳን ቢሆን እግዚአብሔር ይስጥልኝ ብሎ ሲሄድ ደስ ይላል።

የጎረ ቤት ድምጽ አዎ እሰማሁ የሚሉኝን የሆኑትን የተቸገሩትን ከታመሙም ከተጨነቁም ምን ሆኖ በጉድ ኮሽ የምትለው ድምጽ እሰማለሁ። ምን ሆኖ ነው? ብዬ ቶሎ እደርሳለሁ እና የጎረቤት ድምጽ ግዴታ በቅርብ የሚደርስልህ ጎረቤት ስለሆነ የጎረቤት ድምጽ ሰማለሁ መስማትም አለብህ ደግሞ የግድ ነው።

ቪዲዮ ጥሪ አደርጋለሁ። ያው የመስሪያ ቤት ስብሰባ በሚሆንበት ጊዜ ቪዲዮ ጥሪ እከታተላለሁ እኔም አደርጋለሁ። እና ወሳኝ ነገር ነው ይሄንን ቪድዮ ጥሪ ያው በአካል ያለ ይመስል ሩቅ ያለው አንተ ጋር እንዲህ ያለው ሆኖ በጋራ የምንነጋገረው ስለሆነ የቪዲዮ ጥሪዎችን አደርጋለሁ አወራለሁ።

ብዙ ጊዜ ምመርጠው እኔ ፀሀይ ነው ሰው ሁሉ ጥላ ይዞ ሲሄድ እንደ እዚህ ምናምን ሲል እኔ ፀሀይ ግን በፀሀይ መሄድ እና በፀሀይ መቀመጥ ደስ ይለኛል ያው ፀሀይ። ብዙ ጊዜ የምናደርገው በፀሀይ ላይ ነው ሲሄድም ስመለስም ስቀመጥም ፀሀይ ላይ ብቀመጥ እወዳለሁ ጥላ ላይ ያን ያህል መቀመጥም በጥላ መኖርም ብዙ አያስደስተኝም። ፀሀይ ነች ምታስደስተኝ።

የቴክኖሎጂ ችግር ሲያጋጥመኝ እውቀት ሲያጥረኝ በዩቲዩብ አያለሁ። ከተማረ ሰው ቁጭ አውቃለሁ እውቀት ነው ዩቲዩብ ላይ አንድ ነገር እንዴት ነው የሚሰራ? ሰርች አደርጋለሁ እንደገና ደግሞ አዲስ ነገሮችን ትርጉም እጠይቃለሁ እና ከሰው ደግሞ ከተማረ ከሚያደርገው። እጠይቃለሁ ግን ቴክኖሎጂ በቀላሉ መያዝ አጠራጣሪ ነው።

እሳት ለማንደድ ያው የተዳፈነ እሳአት እጠቀማለሁ እንደገና ክብሪት እጠቀማለሁ። እና ብዙ ጊዜ። በገጠር ከሆነ እሳቱ ከዚህ በፊት የነበረውን እሳት እያዳፈን እያስቀመጥን እያዳፈን እያስቀመጥን በአመድ እንጭንበትና እንዳይጠፋ እናስቀምጣለን በዛ ነው። አሁን አሁን ደግሞ ክብሪት በመያዝ ክብሪት ትለኩሳለህ እሳት ይሆናል። እየቀዳው ነገር